እስካሁን እኔ በባዶ እግር የተራመድኩበት ድሮ በልጅነቴ ነው። ልጅ እያለሁ አስታውሳለሁ። ትምህርት ከመጀመሬ በፊት እና። ትምህርት ጀምሮም አንዳንዴ ጊዜ ጫማዬ ሲበጠስ ምናምን በባዶ እግር እሄድ ነበር። እና አብዛኛው ደግሞ ከቤታችን ወደ ትምህርት ቤት ያለው መንገድ። ወደ ሰባ ሰባ በመቶ ያክል ርቀቱ። እንትን እሾህ የሌለበት አስፋልት ነገር ነበረ እና ብዙም ጉዳት አይደርሰኝም ቤት አካባቢ ስደርስ በጣም ጠንቀቅ ብዬ ነበር የምረግጠው። ያህን ልምድ አለኝ አስታውሳለሁ። በጣም ደግሞም በባዶ እግር መሄድ ኋላ ሲገባኝ በጣም በጣም ብዙ ጥቅሞች እንዳሉት ነው። አሁን እኛ ከመሬት ጋር ቀጥታ ስንረግጥ ያለ ጫማ። የሆነ በ ከእኛ ያለው በኤሌክትሪክ ነገር ቻርጅ ያደረግነው የሳብነው ቻርጅ አለ። ወደ መሬት ይፈስና ለጤናችን በጣም ብዙ ጥቅም እንዳለው ነው። ከዛም አልፎ ደግሞ አእምሯችን ከመሬት አንፃር ያለው ርቀትና ከመሬት አንጻራዊ ያለው ቦታ ሲያጣ በጣም ለመስራት እንደሚቀለው ነው። አብዛኛው አእምሯችን ነፃ እንደሚሆን ነው። እኔም ያነበብኩት እናም በጣም ጥቅም አለው። ድሮውን የሆነ እኛ ያደግንበት አካባቢዬ የሆነ ትልቅ የሆነ ትልቅ ሴትዮ ነበሩ። እና እሳቸው ሙሉ ህይወታቸው በ ያለጫማ ነበር የሚኖሩት። አጥተው ሳይሆን ልጆቻቸው ምናምን ገዝተው ቢሰጧቸው እንኳን ብር እያላቸው አያደርጉትም በቃ አይመቻቸውም ጫማ። እግራቸው ምናምን ይላላጣል በቃ ካረጉት እና በባዶ እግራቸው በባዶ እግራቸው ነበር የሚራመዱት እኛ እንስቅባቸው ሁሉ ነበር። እና አብዛኛው ጊዜ የሳቅንባቸው ራሱ ይመቻቸዋል። ከሰው ይሉኝታ በላይ የሚሰጣቸው ጥቅም አለ መሰለኝ ከልምዳቸውም አንፃር ለምደውታል። ይመቻቸዋል በባዶ መሄድ እግራቸውም በጣም ጠንካራ ነው። እሾክ ምናምን እንደውም መርፌ እኮ ቢረግጡት መርፌው ነው የሚሰበረው ምናምን እያለ ሁሉ ሰው ይቀልድባቸው ነበር። እና በጣም ብዙ ጥቅም እንዳለው በኋላ ሲገባኝ ነው ያደነኳቸው። እሳቸው በጣም የእሳቸው አድናቂ ነበርኩ። እና በጣም ብዙም ከ ባዶ እግር ከመራመድ የሚመጣ ጥቅም አለ። ሰው ብዙ አያስተውለውም እንጂ ቤት ውስጥ አሁን ቢቻል ቤት በጣም አሁን የከተማ ቤቶች በጣም የጸዱ ናቸው። እግራችን ላይ የሚጠብቅ ቆሻሻ የላቸውም እንደውም ከጫማችን ነው ጫማችን በረሃ ላይ ደጅ ላይ ተጠቅመንበት ስንገባ ይዘነው ይዘነው የምመጣ ቆሻሻው ነው። ቤቱም የሚያቆሽሸው እንጂ ከቤቱ ወደ እግራችን የሚመጣ ቆሻሻ የለም። እሾክ ምናምንም የለውም። እነዛ እንደዛ አይነት ቦታዎች በባዶ እግር መራመድ ለጤናም ጥቅም ስላለው አስፈላጊ ነው። ብዬ አስባለሁ። እንደውም የተደረገ ጥናት ካለ ይፋ ቢደረግላቸውና ህዝቡ አሁን በሚመቸው ሰዓት እየመረጠ በባዶ መራመዱን ቢጀምረው በጣም ውጤታማ ነው ብዬ አስባለሁ። እኔ አሁን ስጨነቅ በጣም ሲደብረኝ አሁን አእምሮዬ ትክክል እንደ በፍጥነት እየሰራ እንዳልሆነ ሲገባኝ ጫማዬን አወልቅና እዛው ቤት ውስጥ በባዶ እግሬ ራመድ ራመድ እላለው እና ይሻለኛል በጣም ሙዴ ይስተካከላል። እንደዛ አይነት ጥቅም እንዳለው ግን ያወቀኩት ኋላ ነው። እኔ እንጂ በባዶ እግር አሁን ጫማ ጫማዬን ለማምጣት ካልሆነ አልሄድም ነበር ያሳፍራልም እኔ መሬት ላይም ቆሻሻ ምናምን አለ ብለን ስለምናስብ እንጠራዋለን እንጂ አሁን ጥቅሙ የገባው ሰው በጣም ሊዘወተር የሚገባው አይነት ነገር ነው። በእግር በባዶ እግር መራመድ ማለት በጣም ለጤናም ጥቅም አለው። በጣም እንትን የሚያስተካክላል እና ይሄ ነገር ቢበረታታ እላለሁ።

አዎ ይሄን እንኳን በጣም ደስ የሚል ርዕስ ነው። እኔ የቴክኖሎጂ ችግር ሲያጋጥመኝ በራሱ በቴክኖሎጂ ነው የምፈታው። እኔ እኔ አሁን ቴክኒሻን ነኝ። ጠጋኝ ነኝ ጥገና ነው የምሰራው አብዛኛውን ጊዜ ሞባይሎችን ቴሌቪዥን ስፒከር ሪሲቨሮች እና የዲሽ ሳተላይት ዲሾች ምናምን ነው የማስተካክለው። እና እንደዛ አይነት ችግር ሲያጋጥመኝ ሌላ እሱን የሚፈታ ቴክኖሎጂ እንዳለ አውቃለሁ አብዛኛው ጊዜ ኢንተርኔት ኢንተርኔት ውስጥ ይገኛሉ። እንደዛ አይነት ኢንተርኔት ደግሞ ያው ኢንተርኔት በጣም ሰፊ ነገር ነው እዛ ውስጥ ለመፈለግ ራሱ ጥበብ ይፈልጋል። እኔ አሁን አብዛኛው ጊዜ እቃዎች ማገጣጠም መጠገን ምናምን ሲፈለጉ በጣም ውድ የሆኑ እቃዎች በትንሽ እውቀት መፈታት እየቻሉ ከጥቅም ውጪ ሊሆን ይችላሉ። እና እንደዚህ አይነት ነገር ሲያጋጥመኝ ኢንተርኔት እጠቀማለሁ እዛ ውስጥም እማይገኝ ከሆነ በጣም በጥርቅ ገብቼ ለነሱ የሚሆን ቦታ እፈልጋለሁ። አሁን እንኳን ቀሏል ያው ኤአይም ስላለ መጠየቅም ኤአይዎች እየጠየኩኝ እያገዙኝ እኔንም ራሴ ከ ካለኝ ቴክኒካል እውቀትም ያ እየጨመርኩ ሁለቱንም እያስማማሁ ያው አብዛኛው ጊዜ በፍጥነት አገኘዋለሁ እንደ ባለሙያም ስለሆንኩ ማለት ነው። እና ከዛ ውጪ ቴክኖሎጂ ችግር ሲያጋጥመኝ እምፈታው በሌላ ቴክኖሎጂ ነው። አብዛኛውን በኤአይ በኢንተርኔት በዩቲዩብ እና ሰዎችን በመጠየቅ ከእኔ ከእኔ በፊት ስራ የጀመሩ ልምድ ያላቸው ባለሙያዎች አሉ እነሱንም እጠይቃለሁ። አሁን አብዛኛው ጊዜ በቅርብ ሰው ፊት የሚገኝ ነገር ከሆነ ሰው መጠየቅ በጣም አሪፍ ነው። ሰው ግን የማታገኝ ከሆነ አብዛኛው ባለሙያ አሁን ወይ ሂሳብ ይጠይቃል ወይ ደግሞ ጊዜ የለውም። እንደዛ ሲሆን ደግሞ ኢንተርኔት ኢንተርኔትን እንዴት የቴክኖሎጂ ችግር እንዴት ሊፈታ እንደሚችል ማየት መሞከር ነው። ሞክሬ በጣም ብዙ የምትጠቀም ከሆነ አሰራርን ታቅበታለህ እና በጣም ብዙ ነገር አለው። እኔ አሁን ለምሳሌ ቲቪ ስጠግን አብዛኛዎቹ ችግሮች ከእኔ ሙያ ከተማርኩት በላይ ናቸው። እና ያው አብዛኛው አብዛኛው ጊዜ ሰማንያ በሞቶ የሚሆነው እኔ የምጠግነው እማላዉቀዉን ነው። እና እንዴት ነው የምጠግነው? አሁን መጀመሪያ የእቃውን አይነት አሰራሩን እረዳለሁ። እንዴት ነው የሚሰራው አሁን ቲቪ ሲአርቲ ቲቪ ከሆነ ሲአርቲ ቴሌቪዥን ከሆነ የሲአርቲ ቴሌቪዥን የተበላሸበት አካባቢ ምንድነው? እንዴት ሲሆን ነው እንደዚህ የሚበላሸው። እጠይቃለሁ በጣም በጣም እስኪገባኝ ድረስ በጣም ብዙ አነባለሁ ቪዲዮዎች አያለሁ ሰው እጠይቃለሁ ከዛ ከጠየቅኩ በኋላው የራሴ ያው ከእኔ ጋር ያሉ የችግራዊ መፍታት እዛ ሌላ ቦታ ውስጥ ሌላ ስራ ላይ ስትጠቀምባቸው የነበሩ ችግር አፈታት። ዘዴዎች እነሱን ተጠቅሜ ደግሞ ቅድም ካመጣሁት ጠይቄ አምብቤም ቪዲዮ አይቼ ምናምን ከየትም ከየትም ያመጣሁት እውቀት ተጠቅሜ ደግሞ እፈታዋለሁ። አብዛኛው ጊዜም በድል ነው የምወጣው እንደዛ አይነት ችግሮች። በተለይ ደግሞ አሁን እነደነ ቻት ጅፒቲ ጀሚናይ ዲፕ ሲክ ምናምን ያሉትን ኤአይ ቴክኖሎጂ ከመጣ በኋላ በጣም ቀላል ሆኗል። ሁሉም ነገር የቴክኖሎጂ ችግር ሲያጋጥም በጣም ቀላል ነው ሆኗል። እናም የማማከር ራሱ አሁን እኔ ቅድም የቤት ውስጥ የሆነ ሊሰረቅብኝ ይችላል ሌባ የበዙበት ነው እዚህ ሰፈር ምናምን እያልኩ እጨነቅ ነበር። እና ያደረኩት ምንድነው? ኤሲሲ ቲቪ የደህንነት ካሜራ ተከልኩ እና እሱ እራሱ የሆነ እረፍት ይሰጠኛል። ለራሴ ያግዘኛል። እና በጣም የቴክኖሎጂ ነገር በጣም ብዙ ብዙ ነገር ነው። የሚፈታው ብዙ ችግሮች እየፈታን ነው ቴክኖሎጂ የራሱ የቴክኖሎጂው ችግር ራሱ ራሱ የሚፈተው የሚፈታበት ደረጃ ላይ የደረስነው

ይኸው ማታ አብዛኛው ጊዜ የምመገበው ከቀኑ በኢትዮጵያውያን አቆጣጠር አስራ ሁለት ሰዓት አካባቢ ነው የምመገበው እንደ ጤናማ አመጋገብ አስራ ሁለት ሰዓት አካባቢ ነው የምመገበው ግን አልፎ አልፎ በጣም ስራ ላይ ስሆን ሲመሽብኝ እና ከቤት የወጣሁ እንደሆነ አብዛኛው ጊዜ እስከ ሁለት ሰዓት ባለው ውስጥ ነው እምበላው ምግብ እራት ለመብላት እስከ ሁለት ሰዓት ነው። ድሮ ግን እኔ ልጅ እያለሁ እኛ ቤተሰብ አብዛኛው ጊዜ እያወራን ምናምን ልጅ ሆኜ ስራም ስለሌለብኝ እያወራን እስከ አራት ሰዓት ምናምን እንቆይና አራት ሰዓት በልተን ነበር እምንኛው እና ያ አይነት አመጋገብ በጣም ጎጂ ነው ምክንያቱም ወዲያውኑ በልተን ወዲያውኑ ስለምንተኛ ለጨጓራችን ጥሩ አንዳይደለ በኋላ ያወቅኩት እና ከዛ በኋላ ተማሪም እያለሁ ዩኒቨርሲቲ ተማሪ ነበርኩኝ አብዛኛው ጊዜ ካፌ ከአስር ተኩል እስከ አስራ ሁለት ተኩል ነው የሚከፈተው እና አብዛኛው ጊዜ እንደውም አስራ አንድ ሰዓት ነው ነበረ እራት የምንበላው አሁን አሁን ግን ከዛም የለመድኩት እና ሆን ብዬም እራሴን ያስለመድኩት ነገር እስከ አስራ ሁለት ሰዓት ባለው ውስጥ እራት መብላት ጥሩ ነው። ለጤና ጥሩ እንደሆነ አስቤ ነው በዛ ውስጥ የምመገበው እና ያን ካደረኩኝ በጣም ለጤናዬ ብዙ ነገር ጤናዬ ላይ ብዙ ነገር እንደሰራሁ ነው የሚሰማኝ ግን አንዳንድ ጊዜ ደግሞ በጣም ከራበኝ እስከ ስድስት ሰዓት ምናምን መመገብ እችላለሁ። ተነስቼ ከእንቅልፍ ተነስቼ ሁሉ ልበላ እችላለሁ። እንጂ ከዛ እስኪነጋ ድረስ ከዛ በኋላ አልበላም ከስድስት ሰዓት በኋላ ምንም ቢርበኝ እንኳን ብዙም አልበላም። በዓል ካልሆነ በዓል የልደትና የፋሲካ በዓሎች ቤተክርስቲያን ምናምን አድረህ የሚበላ ነገር አለ። እሱ በአብዛኛው ጊዜ እኔ እተወዋለሁ አይመቸኝም። ሆዴም ላይ መረበሽ ነገር ስለሚያመጣብኝ እሱ ነገር አልበላውም እኔ ጠዋት ከነጋ በኋላ ፀሀይ ከወጣ በኋላ ነው መመገብ የምወደው እንጂ ለሊት ከስድስት ሰዓት በኋላ በፍጹም በፍጹም ምንም ቢፈጠር ምግብ አልበላም። ከስድስት ሰዓት በፊት ባለው ግን ያው እንደ ልምድ ቅድም እንዳልኩት እስከ አስራ ሁለት ባለው ብመገብ ነው ደስ የሚለኝ። ግን ካመሸው ደግሞ አንዳንድ ጊዜ ሻይ ቡና ምናምን እያልን ከጓደኞቼ ካመሸው እስከ ሁለት ሰዓት እመገባለሁ ከዛ በጣም በልዩ ሁኔታ ደግሞ እስከ አራት ሰዓት ባለው እራት ልብላ እችላለሁ። ከዛ በጣም ከራበኝ ደግሞ እራትም ረስቼው ምናምን ካመሸው ከራበኝ እስከ ስድስት ሰዓት እበላለሁ። ያ እራሱ ግን ሁል ጊዜ ምንድነው የማደርገው በጣም ቆይቼ ምግብ የምበላ ከሆነ አምሽቼ የምበላ ከሆነ ከበላሁ በኋላ ሳልተኛ ወደ አርባ ደቂቃ ምናምን እቆያለሁ። ምክንያቱም ያ ነገር ለጨጓራ እንደዚህ ቶሎ በልተህ ስትጋደም ለጨጓራ እንደሚጎዳ አንብቤ ነበር የሆነ ቦታ ላይ እና የ ነገር እሱን ካወቅኩ በኋላ እራት መብራት ከምንተኛበት ሰዓት በጣም ቀደም ብሎ ቢሆን እንደሚመረጥ ነው ያወቁት። እንደዛም ነው የማደርገው።

ወይ በእጅ መሸመን እንኳን ብዙም አታውቅም? ግን ሰዎች አሉ አያሉ በጣም ብዙ ሰዎች የሚተዳደሩበት ሙያ ነው። በእጅ መሸመን ማለት አሁን ድሮ በነበርኩበት ሰፈር ብዙም እንደዛ የሚሰራ ሰው አልነበረም። ግን አሁን ባለውበት አዲስ በገባሁበት ሰፈር ላይ በጣም ብዙ ልጆች በእጅህ መቅ በመሸመን የሚተዳደሩ አሉ በመሸመን እና ልብስ በመስፋት ምናምን በጣም ብዙ ሰው ይተዳደራል። እና ይገርመኛል እኔ እንደውም ያ ነገር ብችለው እላለሁ። አንዳንድ ጊዜ እንዴት ነው? እንደዚህ ልብስን ያክል ነገር በእጅ የሚሰሩት? ምን ያክል በትኩረት ቢማሩ ነው የምንለው። በእጅ እንደዚህ መስራት እንደሚቻል ራሱ አላውቅም ነበር። እና እኔ ከባድ ሙያ አለ ቢባል በእጅ መሸመንን ነው በጣም ከባል የሚመስለኝ። እና እሱን ችዬ ብማረው ራሴን ማደንቅ ይመስለኛል። እሱን በጣም ትልቅ ሙያ ሆኖ በጣም ነው የማከብራቸው። እኔ እንደውም የምለው ይሄን ያክል በትኩረት የሚሰራን ስራ የሚሰሩ ብዙ ብር ይከፈል ይሆን ወይ? ብዬ እጠይቃለሁ አንዳንድ ጊዜ። በጣም ይገባቸዋል። ይሄ እንደዚህ በእጅ በተለይ ደግሞ የሀበሻ ልብስ በእጅ ነው የሚሰራው አብዛኛው ጊዜ የሚጠለለው የሚሸመነው። እና ይሄን ያክል ተጨንቀው በጣም አሳምረው የሚሰሩት ልብስ በጣም ውድ ነው የሚሸጠው። እና ይገባዋልም ይሄን ያክል በጣም ስለተደከመበት በጣም ይገባዋል ባይ ነኝ። እንጂ መሸመን እኔ ሞክሬም ሰውም አሳይቶኝ አያውቅም። እኔም የማውቀው ሰው እንደዛ የሚሰራ ስለሌለ አለመድኩም።

እህል መፍጨት እህል መፍጨት በጣም አውቃለሁ ድሮ እኔ ልጅ ሆኜ አስራ ሶስት አመት ምናምን ልጅ ከሆንኩ ጀምሮ አብዛኛው እኔ ቤታችን እህል ማስፈጨው እኔ ነበርኩ። እና ራሴን ራሴ ላይ ነበር ምሸከመው እንዴውም። እንደ አቅሜ አሁን መቶ ኪሎ የሚፈጭ ካለ እኔ የምሸከመው ሃያ ኪሎ ከሆነ ሃያ ሃያ ኪሎ እያደረኩ መቶ ኩንታሉን መቶ ኪሎን በአምስት ቀን አስፈጭቼ ነበር የማመጣው እና አብዛኛው ጊዜ ማስፈጨት ስራው የኔ ነበር ማለት እችላለሁ። እና ስናስፈጭ ለመፍጨት ለማሽኑ የሚከፈል ክፍያ አለ እሱን ከእሱ የሚተርፈው ደግሞ የኔ የማስቲካ ምናምን ተብሎ የሚሰጠኝ ነገር ነበረ። እና አብዛኛው ጊዜ ደግሞ እሷን ነገር ለማስተረፍ ሚዛን ከሚመዝነው ሰውዬ ከአብዛኛው ጊዜ እንጨቃጨቅ ነበር። እና ያ ነገር በጣም አልረሳሁም የልጅነት ትዝታዬ ነው። በጣም ነው ደስ የሚለኝ እንደው ስለማስፈጨት ምናምን ሲወራ በጣም ብዙ ጊዜ እኔ እህል አስፈጭቻለሁ። እና ማሽኖች ደግሞ ይለያያሉ። የበቆሎ አለ የገብስ አለ የበርበሬ አለ የሽሮ አለ። እና ሰራተኞቹም ለየብቻ ነው እና ለበርበሬ እቃ ሲሆን በጣም ያሰለኛል። እዛ አልቀርብም አስፈጭት ሰጥቻቸው ምናምን እሄዳለሁ አንድ ታማኝ ሰራተኞቹ የሆነ ደንበኛ ትይዛለህ። አንድ አሁን ለምሳሌ አስር ሰራተኛ ካሉ አንዷ የኔ ደንበኛ ናት። ሁሌ እኔ ወደ ትምህርት ቤት ስለምገባ ከእሷ አስመዝኜ አስረክቢያት አስርክብያት እሄዳለሁ ከዛ ደንበኛዬ ናት። አስቀምጣልኝ በስነ ስርዓት በታማኝነት ትጠብቀኛለች። እና እሷ ከሌለች ደግሞ በቃ የእሷ ደንበኛ የእሷ ጓደኛ ታማኝ ጓደኛ ከሆነ። ብቻ ነበር ለሱ ሰጥቼው ምሄደው ወይ ጓደኛ ሴት ከሆነችም ለሷ ለጓደኛዋ ሰጥቼ የምሄደው እንጂ። ለማላውቀው ሰው ለማላውቀው ሰው አይሰጥም ሰራተኛ እንኳን ቢሆን። ለምን አታውቁም ያለመድከውም ሰው አንሰጥም ነበር። እና ያ ነገር በጣም ትዝ ይለኛል። ብዙ ጊዜም ለማስፈጨት ጠዋት ይዥ እየሄደና እዛው ወፍጮ ቤት አስቀምጨው ትምህርት ቤት ደርሼ ስመለስ ነበር። እጄው የምወጣው እና እንደውም ብዙ ቀን ረስቼው ሁሉ መጥቼ አውቃለሁ ቤት በጣም ነው የሚገርመኝ። ሃያ ኪሎ የሚያክልን ረስቶ መምጣት ማለት ያኔ ምን ያክል ትኩረቴ ሌላ ነገር ውስጥ እንደነበረ ማሳያ ነው። እና ልጅም መሆኔም መሆኔን አይፈረድም። በጣም ልጅ ስትሆን ጨዋታ ምናምን አብሮ ጓደኞቼ መሄድ ምናምን ያምርሃል እና ለዛም ነው። አብዛኛው ረስተን ነው የምንሄደው። እሱን ነገር በጣም አስታውሳለሁ። በተረፈ ግን አብዛኛው ጊዜ በቤተሰብ እህል በማስፈጨት የተመሰገንኩ ነበርኩ

አሁን አብዛኛውን ጊዜ ቅዳሜና እሁድ ማሳልፈው ስራ ላይ ነው። ግን ብችል ብችልና እሁድን ከሰአት በኋላ ቢያንስ ከጓደኞቸ ጋር ባሳልፋት። እንዲህ አብዛኛው ጊዜ ስራ ስለሚበልጥብኝ ስራ ላይ ነው የምሄደው ግዴታ ሆኖብኝ ግን ያውም ስራም ላይ ሆኜ የምሞከረው ነገር ምንድነው? ቅዳሜ አሁን ቅዳሜ ጠዋት። ራሴን መንከባከብ አለብኝ በቃ አብዛኛው ጊዜ ጥሩ ምግብ እሰራለሁ። ካልሰራሁም ውጪ ጥሩ ምግብ አዝዛለሁ። እበላለሁ ምክንያቱም አንዴ ቁርስ በደንብ ስትበላ ንቁ ሆነህ ነው የምትውለው። እና ስራዬን በደንብ እሰራለሁ። ቅዳሜ ገብያ ነው አብዛኛው ጊዜ የኔም ስራ ትንሽ ስራ የሚበዛበት ቀን ነው ቅዳሜ መቅዳሜ እሰራለሁ። ያው ራሴን እየተከባከብኩ ነው ግን ምሰራው እንደ ሌሎቹ እንደ ከሰኞ እስከ አርብ እንደምለፋው አይነት አለፋም በጣም ዘና ብዬ ነው የምሰራው። ከዛ በኋላ ደግሞ ቅዳሜ እንዳለቀ እሁድ ደግሞ ጠዋት ገበያ ምናምን አይኖርም አልሄድም የምንገዛው እቃ ምናምን የለኝም። ምክንያቱም እረፍት ናቸው ሁሉ አብዛኞቹ ሱቆች ይዘጋሉ። ወደ ቆድሲዮን ግን የዲሽ ስራ ከመዝናኛ ጋር የተያያዘ ስለሆነ እሁድ ላይ ብዙ ፈላጊ አለ። እነሱንም ትንሽ ረጋ ብዬ የምሰራው ነገር ስለሆነ ብዙም ራሴንም አልጎዳም። እና በጣም እንደ እረፍት ሆኖ አሪፍም ብር ስለሚገኝበት እሁድ አብዛኛውን ጊዜ እንደዚህ እንደዚህ አይነት ነገር እሰራለሁ። እና ቤትም ስራ እና ቤት አንድ ላይ ነው እኔ መኖሪያና የሰራ አንድ ላይ ስለሆነ። ከመኖሪያዬ ትንሽ ያው እዛው አንድ አንድ ቤት ነው። ሰው እንጂ ደግሞ የሚሸጡ እቃዎች ካሉ ቀስ ብሎ ተረጋግቶ መሸጥ ኖ እሸጣለሁ እዛም እደዛ እያረኩም እውላለሁ። እንጂ እንደሌሎቹ አሁን እኔ ቅዳሜና እሁድ መጠጥ ቤት ከለብ ምናምን ይሄዱ መዝናናት አያምረኝም። ብዙም የመጠጥም ጥቅም ብዙም የሚገባኝ አይደለሁም ከሁለት በላይ መጠጣት አሁን ምንድነው? ጥቅሙ እሁድ እና ቅዳሜ ሄዶ ሰው በጣም ብዙ መጠጥ ይጠጣል። መጠጥ ምግብ ምናምን ቢባል ነገር እኮ እኛ እስከፈለግናቸው ድረስ ነው እንጂ የምንወስዳቸው። ከዛ በላይ ራሳችን የሚጎዳ ነገር ለምንድነው? የምንወስደው። አሁን ይሄ እሁድ እረፍቴን ነው ወሰድኩኝ ሚያዝናናኝ ነገር ነው ማድረግ ያለብኝ አሁን ምግብ እወስዳለሁ እሺ ጥሩ ነው። መጠጥ ሁለት እጠጣለሁ አምሳ ሁለት ቢራ ይበቃሀል? በቂ ነው። ሆድም የሚችለው ከዛ ራሴንም አልጎዳው ከዛ በኋላ ሲሆን ደግሞ ያኔ እንኳን ባይጎዳኝ በነገታው ሃንግ ኦቨር አለው። ሌላም ሌላም አለው ሰክሬ የምናገረው ነገር ይኖራል ከሰው ጋር ይጣላሉ። እና የሚሰክር ሰውም ደግሞ በጣም አብዛኛው ሰው ይንቀዋል። መናቅም የምፈልግ አይነት ሰው አይደለሁም። ምን ያደርግልኛል ሰው ስለናቀኝ? እኔም ራሴ መፀፀት ያለ ነው ጠጥቸ የተንገላታው ገብቸ በነጋታው ጥሩ ነገር አይሰማኝም። እና እሁድ እና ቅዳሜ እሁድ በተለይ ችዬ ቤተክርስቲያንም ሄጄ ጠዋት ተሳልሜ ብመጣ በጣም ደስታውን አልችልም ያን ነገር ማድረግ እፈልጋለሁ። በቃ በጣም በደስተኛ ሆነህ በተረጋጋ መንፈስ እየሰራሁም ቢሆንም እንኳን በተረጋጋ መንፈስ እየሰራሁ ባሳልፋቸው ነው ደስ ሚለኝ።